በአካባቢያችን እኔ ያለሁበት አዲስ አበባ አካባቢ ነው ስለዚህ አዲስ አበባ አካባቢ ቀርካሃ የለም። እንደዚሁ ግን በትምህርት ወይም በአንዳንድ ነገር ለጉብኝት ወደ ክፍለ ሀገር ወጣ ሲል። ሙቀት ያለባቸው አካባቢዎች ለምሳሌ ከኢትዮጵያ ወደ ደቡብ ምዕራብ የሚባል አካባቢ ቀርካሃ አይቻለሁ። እንጂ አዲስ አበባ አካባቢ ቀርካሀ አይበቅልም አይኖርም። ምክንያቱም ሙቀት ስለሚፈልግ በተፈጥሮው ማለት ነው።

የቤተ ጣራ በቆርቆሮ የተሰራ ነው። ከተማችን ብዙ አይነት የቆርቆሮ ደረጃዎች ያሉ ቢሆንም እኔ አቅም በፈቀዴ የተጠቀምኩት ቆርቆሮ አንበሳ ቆርቆሮ የሚባል ከአዲስ አበባ በትንሽ እርቀት ላይ የሚገኝ አንበሳ ቆርቆሮ በሚባል የተሰራ ጣሪያ ነው ያለኝ በጣም የምወደውና ከለሩም በጣም ደስ የሚል ቆርቆሮ ነው። ስለዚህ በአንበሳ ቆርቆሮ በሚባል የተሰራ ጣሪያ ነው ያለኝ የቤቴ ጣራ።

አዎ ግጭቶችን እንደየ ሁኔታቸው ጊዜያዊ እርጋታም ለማግኘት ሲባል የተቻለኝን ሁሉ በማድረግ ግጭቶችን። አስተካክላለሁ አስተካክዬም አውቃለሁ በከተማችን ቀላል የሆኑ ግጭቶች የግለሰብ ግጭት ሊሆን ይችላል ከቡድን ጋር የተያያዘም ሊሆን ይችላል። ትናንሽ ልጆችም ሊሆን ይችላሉ አዋቂዎችም ሊሆን ይችላሉ አንዳንድ ግጭቶች ፊት ለፊቴ ላይ ሲያጋጥሙኝ ያንን ለማስተካከል ብዙ ጥረት አደርጋለሁ ተሳክቶልኝ የሚያውቃል። ብዙ ግጭቶችን ማስተካከል እችላለሁ።

አልፎ አልፎ በመስመር ላይ ቪዲዮዎችን እመለከታለሁ ምክንያቱም አስፈላጊ ሆኖ ሲገኝ ለስራዬ ለህይወቴ ለአንዳንድ ነገሮች ይጠቅማሉ የምላቸው ቪዲዮዎች በመስመር ላይ ያሉ ቪዲዮዎችን እመለከታለሁ። ብዙ ጊዜ ግን ቪዲዮ በማየት የማሳልፈው ጊዜ የለኝም። ምክንያቱም በስራ ላይ የማሳልፈው ጊዜ ይበልጣል። እነዚህ ቪዲዮዎች ግን ለስራዬ አጋዥሆኖ ከተገኙ የማይበት እድል አለ አልፎ አልፎ እመለከታለሁ ማለት ነው።

አዎ የይለፍ ቃሌን እጠብቃለሁ ምክንያቱም የይለፍ ቃል የምሰጣቸው ለተለያየ የባንክም ሊሆን ይችላል ለአንዳንድ ነገሮች አስፈለጊ ለሆኑ ነገሮች የይልፍ ቃል ሊኖረኝ ይችላል። ያሉኝን ዶክመንቶችንም በይለፍ ቃል ላስቀምጣቸው እችላለሁ። እና የይለፍ ቃሌን የግድ መጠበቅ አለብኝ እጠብቃለሁ። የይለፍ ቃሌ ጠፍቶብኝ አያቅም።

ማር በጣም የምወደው የምግብ አይነት አይደለም ግን ካለው ጠቀሜታ አንፃር ለጤንነት ካለው ጠቀሜታ አንፃር ግን መጠቀም ያለብኝን ያህል እጠቀማለሁ። ወድጄው በጣም አጓጉቶኝ ግን የምጠቀመው አይደለም ምክንያቱም በጣም ጣፋጭ ስለሆነ ጣፋጭ ነገሮችን አልወድም እና ማር ደግሞ ከጣፋጭ ነገሮች የመጀመሪያው ነው። ስለዚህ ለጤንነት ግን አስፈላጊ በመሆኑ ማር እጠቀማለሁ

ጨው ለማጣፈጫ ያህል ከምትጠቀመው ምግብ አንፃር ለማጣፈጫ ያህል እጠቀማለሁ እንጂ ጨው አድናቂ አይደለሁም ለጤናም ጥሩ እንዳልሆነ አንዳንድ ሀኪሞች የጤና ባለሙያዎችም ከሚያስተላልፉት መልእክት ጋር ተያይዞ። ጨው እየፈለኩኝ ራሱ ማልጠቀምበት ጊዜ አለ። ግን የምጠቀመው ምግብ ጨው ቢኖርበት እመርጣለሁ። ስለዚህ ጨው እወዳለሁ ማለት ይቻላል።

አዎ መንዳት እችላለሁ። በጣም ደስ ከሚሉኝ የስራ ዘርፎች አንዱ መንዳት ነው ረጅም ሰዓት አይደለም ግን የተወሰነ ሰዓታት እና አጭር ኪሎ ሜትሮችን መንዳት ደስ ይሉኛል። እና መንዳት እችላለሁ የአስራ አንድ አመት የመንዳት ስራ ልምድም አለኝ። ይሄ መንጃ ፍቃድ ያወጣሁበትም አስራ አንድ ሰዓት ሞላኝ አስራ አንድ አመት ሞላኝ። አጠቃላይ ግን መንዳት እወዳለሁ።